አሁን ስም ወደ ስምንት አመት ጥር ሃያ አምስት ሊሞናኝ ነው። በዚህ ስራ የሰራሁት። ምክንያቱም እኔ የገባሁት ሁለት ሺህ አስር፣ ሁለት ሺህ አስር ጥሪ አያምስ ነበር የገባሁበት። ከዛ እዛ ላይ ሃያ ስምንት አመቴ የሚመጣውን ከሁለት ሳምንት ከሁለት ሰሞን በኋላ ይሆነኛል። እና እዛ ስሰራ ብዙ ስሬእንኳን አልነበረውም። እውነት ለመናገር ማለት በምሰራበት ጊዜ ብዙ ፈታኝ ነገሮች ነበሩት። እንደው የሚያስፈልገኝ ነገሮች መስራት የምንፈልግባቸው ነገሮች ቢኖርም ግን ቢሮውን አዲስ ስለነበረ ብዙ እንዳንሰራ እሚያድን አልነበረም። እንትን የሚለን ነገር አይደለም። እሱ ደግሞ እሱ ለማለት የቻልነው እንትን እናደርግ ነበረ። ጠንከር ብለን እንድንሰራ የራሱ የጨረቱትን እንኳን አልነበረውም። ግን በቂ የሚባል ስልጠናዎች ወስደን ነበር። ማለት በቃ ዳሰረ በረቢት በአውቶካድ እንዲሁም ጥሩ ጥሩ የሚባሉ ማዮዎች በዛ ላይ ሰልጥነን ነበር። በዛ በኩል የሰለጠነው ስልጣና ደግሞ አሁን ደግሞ በጣም ጠቃሚ እንደሆኑ ወደፊት ደግሞ እንደሚጠቅመኝ ምንም ጠርጣሪ የለኝም። በዛ የሰራነው ስራዎች እንዲሁ ሰዎች ደግሞ ለምንድን ለምንድነው እንዴት ሻላችሁት ምናምን ይሉናል። እንዴው በአቅማችን እንድናሳድግ ጭንቅላታችን እንድናሳድግ የራሱ የቻለው ጥሩ አሸራ አድርጎልናል ብዬ አምናለሁ። ይሄ በምማርበት ጊዜ የነበረው በጀት በጣም ብዙ ነበረ። እንዲሁ እዛ ዘመን ላይ ጥሩ ነበር። ብር ምናምን ነበር። ጥሩ እንትኑ ለመነብስ ለነበረው እዛ ስንሰራ ዝም ስንሰለጥን ምግባችን ራሱ ችሎ የራሱ እንትን ነበረው። በዛ ተምረን በዛ እንትን እንደለን አቅማችን እንድናሳድግ የቻሉትን ሁሉ አድርገዋል ብዬ አስባለሁ። በዛ ሰዓት በዛ በምንም በምንማርበት ጊዜ እንዲሁ በጣም ተቀይረን ነበረ። በጣም አቅማችን በዛም እንትን ነበር። ደግሞ ሁላችንም ወጣቶች ነበርን። ለመስራት የነበረን ጉጉት እዚህ የሚባል አልነበረም። በጣም ነበር አሪፍ ደስ የሚል ነበረ። ግን በኋላ ይህንን የሚፈልጉት አልነበሩም። እንዲቀጥል አይፈልጉትም ነበር። ለዛ ብዙ ስንሰራ እና እንትን ስላለ እንደዛ ሆነ እንጂ እና በአጠቃላይ ለመናገር እዚህ ስራ ከሁለት አመት በዛ ነው የነበረው።

ሩኳን አይደለም ግን የምጠቀመው ብዙ ውሃ እጠቀማለው ብፈልግ ባልፈልግ ደግሞ ብዙ አልጠቀምም ማለት እኔ ብዙ አይገድበኝም። እኔ በቻልኩትና በጠማኝ ነው የምጠቀመው። ግን። ሁለት ሜትር ሁለት ሊትር በቀን እጠቀማለሁ ካነሰ ውሃ በጣም ነው የምወደው። ደስ ይለኛል ብጠጣ። አይሸከኝም በቻልኩት ለመጠንከር ራሴን ለመጠናት ለራሴ ለመጠንከር የቻልኩት እንትን ስለማድረግ በዙ ወሃ እጠጣለው። እራሴን ጠንከር ለማድረግ እራሴን ለማጥናት የቻልኩትን ስለማረግ ጥሩ አርጌ እጠጣለው። ውሃ አንድም ከሁለት ከአንድ ሌትር እስከ ሁለት ሌትር ደግሞ ላይ ያለው እጠጣለሁ።